በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ወይ ይላል? አዎ በቻልኩት አቅም የተለያዩ ስራዎችን ለመስራት ወይም ለማስተናገድ እሞክራለሁ ኝ። እንደዛ ካልሆነ ምክንያቱም ብዙ ነገሮችን መስራት የማስተናግድ ስለማይቻል ማለት ነው። እና በተለይ እኔ አሁን ባለሁበት ስራ ላይ በጣም ብዙ ነገሮችን በአንዴ እንሰራለን በአንድ ሰዓት ውስጥ የተለያዩ ስራዎችን ልንሰራ እንችላለን። እና በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ወይ ለሚለው አዎ ነው መልሴ